ታሪክ መንገር ትወዳለህ? አዎ ታሪክ መንገር እወዳለሁ ምክንያቱም ሀገራችን የብዙ ታሪክ ባለቤት ናት። ብዙ አስደሳች እና ደስ የሚሉ ትምህርታዊ የሆኑ ለሰዎች ጥልቅ እውቀትን የሚሰጡ ብዙ ታሪኮች አሉ በሀገራችን። ስለዚህ እነዚህ ታሪኮች በጣም የሚያስደስቱኝ ስለሆኑ ለሰዎች የሀገራችንን ታሪክ መናገር እወዳለሁ። ስለዚህ የማውቃቸውን ታሪኮች ለሰዎች እናገራለሁ መናገር እወዳለሁ። እንዲሁም ደግሞ

በመስመር ላይ ገዥ ነህ? አዎ በመስመር ላይ ገዥ ነኝ። የተለያዩ በአካባቢም የማላገኛቸውን ነገሮች በቀላሉ በመስመር ላይ ስለማገኛቸው። በመስመር ላይ አዝዤ በምፈልግበት ጊዜ እኔ ጋር ይደርሳል ማለት ነው። ስለዚህ ብዙ እቃዎች በመስመር ላይ ገዝቼ አውቃለሁ። አንደኛ በመስመር ላይ ምገዙ እቃዎች ቀላል ናቸው ለማዘዝ ሁለተኛ ቤታችን ነው የሚመጡልን። በሶስተኛ ደረጃ ደግሞ ጥራታቸውን የጠበቁ ናቸው በጣም ብዙ ውድድሮች ስላሉ። የተለያዩ። በተለያዩ ድረ ገጾች የሚሸጡ ነገሮችን ማወዳደር ይቻላል። ስለዚህ እኔ በመስመር ላይ ገዢ ነኝ ማለት ነው።

የሞባይል ዳታ ትጠቀማለህ? አዎ የሞባይል ዳታ እጠቀማለሁ ብዙ ነገሮችን። በመስመር ላይ የማያቸው ነገሮች ስላሉ እንዲሁም ደግሞ የመስመር ላይ ትምህርቶችን ስለምወስድ ብዙ ጊዜ የሞባይል ዳታ ፍጆታዬ በጣም ብዙ ነው። ስለዚህ የሞባይል ዳታ በጣም በተደጋጋሚ ብዙ ጊዜ እጠቀማለሁ። ከምጠቀምባቸው ምክንያቶች አንዱ ደግሞ ቅድም እንዳልኩት በመስመር ላይ የሚሰጡ የተለያዩ ስልጠናዎችን እወስዳለሁ። እንዲሁም ደግሞ ራሴን ለማዝናናት የተለያዩ የተቀረጹ ምስሎችን አያለሁ እንዲሁም ደግሞ የተለያዩ መተግበሪያዎችን እጠቀማለሁ። ስለዚህ እነዚህን ነገሮች ለመጠቀም የተለያዩ በየነ መረቦችን ማየት ስለሚጠበቅብን የግድ ሞባይል ዳታ መሙላት ይጠበቅብናል። ስለዚህ እንደማንኛውም የኢንተርኔት ተጠቃሚ ሰው እኔም የሞባይል ዳታ እጠቀማለሁ ማለት ነው።

ኢንተርኔት አለህ አዎ ኢንተርኔት አለኝ። ኢንተርኔት ቤቴም መስሪያ ቦታዬም ስላለኝ በአግባቡ የኢንተርኔት አገልግሎት አገኛለሁ። ኢንተርኔት በዚህ ጊዜ አለመኖር ከባድ ነው። ምክንያቱም ኢንተርኔት የለም ማለት ከአለም ጋር የምንገናኝበት ምንም አይነት መስመር የለም ማለት ነው። ስለዚህ አለማችን ወደ አንድ መንደር የተለወጠችበት ጊዜ ነው ያለው። ስለዚህ ኢንተርኔት በጣም አስፈላጊ ነገር ነው። በዚህ ምክንያት ስራ ቦታዬም ቤቴም የኢንተርኔት አገልግሎት አለኝ የኢንተርኔት አገልግሎትን እጠቀማለሁ ማለት ነው። ስለዚህ ኢንተርኔት መኖር ግድ የሆነበት ዘመን ላይ ስለሆንን ያለነው። እኔም በዚህ ምክንያት አለማችንን አንድ መንደር ለማድረግ የምንጠቀምበትን ኢንተርኔት እቤቴም ስራ ቦታዬም እጠቀምበታለሁ። ስለዚህ እቤቴም ስራ ቦታዬም ኢንተርኔት አለኝ ማለት ነው።

ማንቂያ ደውል ትጠቀማለህ? አዎ ማንቂያ ደውል የምትጠቀምባቸው ጊዜዎች አሉ። ግን ሁል ጊዜም አይደለም ማንቂያ ደውል የምትጠቀመው ምናልባት ባልለመድኳቸው ሰአቶች መንቃት ወይም መነሳት በሚጠበቅብኝ ሰዓት ምናልባት እነዛ ሰአቶች ላይ ማንቂያ ደውል ልጠቀም እችላለሁ። ለምሳሌ ሌሊት አስራ አንድ ሰዓት ላይ ተነስቼ የምሰራው ስራ ካለና። ከዚህ በፊት በተደጋጋሚ አስራ አንድ ሰዓት ላይ ተነስቼ ስራዎችን ማልሰራና የመነሳት ልምድ ከሌለኝ የግድ ማንቂያ ደውል እጠቀማለሁ ማለት ነው። ነገር ግን ብዙ ጊዜ ሰአቴን የምጠቀመው በልምድና ትክክለኛውን ሰዓት። ከልምድ አንፃር በመጠቀም ነው። እንጂ ማንቂያ ደውሎችን ማልጠቀምባቸው ጊዜዎች ብዙ ናቸው።

አዳዲስ ቴክኖሎጂ መማር ትወዳለህ? አዎ አዳዲስ ቴክኖሎጂዎችን መማር በዚህ ጊዜ በጣም ወሳኝ ነገር ነው። አዳዲስ ቴክኖሎጂ መማር ትወዳለህ? አዎ አዳዲስ ቴክኖሎጂዎችን መማር በዚህ ጊዜ በጣም ወሳኝ ነገር ነው። ከቴክኖሎጂው ጋር እኩል ለመራመድ የምንፈልግ ከሆነ የግድ አዳዲስ ቴክኖሎጂዎችን መማር ይጠይቀናል። ስለዚህ ዘመኑ ያመጣቸው ዘመኑ የዋጃቸው አዳዲስ የቴክኖሎጂ ትምህርቶች አሉ። በመስመር ላይ በተለየ የሚሰጡ ብዙ ከቴክኖሎጂው ጋር የተያያዙ ትምህርቶችን እማራለሁ። በተለይ በተለይ የግራፊክ ዲዛይን ትምህርቶችን የመማር ፍላጎት አለኝ። በመጠኑም መማር ጀምሬያለሁ ስለዚህ

ነገሮችን በስርዓት ታስቀምጣለህ? አዎ ነገሮችን በስርዓት ማስቀመጥ የራሳችንን ህይወት ከማዘመን ጋር በቀላሉ ልናገናኘው እንችላለን። ብዙ ጊዜ የተለያዩ ነገሮችን አስቀምጠን ያስቀመጥንባቸው ቦታዎች ስለሚጠፉብን ብዙ ጊዜያችንን የጠፉብንን እቃዎች በመፈለግ እናጠፋለን። ስለዚህ ከእንደዚህ አይነት በጣም ተደጋጋሚ ችግሮች ራሳችንን ለማራቅ ያለን አማራጭ የሚሆነው እያንዳንዱን የምናስቀምጣቸውን ነገሮች በስርዓት ማስቀመጥ ነው። ስለዚህ እኔም ለአላስፈላጊ ጊዜ ማባከን መዳረግ ስለማልፈልግ እያንዳንዱን ነገሮቼን በስርዓት አስቀምጣለሁ ማለት ነው።

ከስራ ባልደረቦቺህ ጋራ ጥሩ ግንኙነት አለህ? አዎ ከስራ ጓደኞቼ ጋራ ጥሩ ግንኙነት ሊኖረኝ ግድ ይላል በዚህም ምክንያት እእ በባህሪ ተቻችለን ተደጋግፈን ጥሩ ግንኙነት እንዲኖርን አድርገናል። እንደሚታወቀው የስራ ባልደረባ ማለት ከወንድምም ከቤተሰብም በላይ ነው ሚሆነው። ምክንያቱም ብዙ የህይወታችንን አጋጣሚዎች ብዙ ከህይወታችን የሚቀነሱ ጊዜዎችን ከስራ ባልደረቦቻችን ጋራ ነው የምናሳልፋቸው። ስለዚህ ከስራ ሰዓት ውጪ ራሱ በጣም ብዙ የምናጋ የምንገናኝባቸው አጋጣሚዎች አሉ የህይወት አጋጣሚዎች አሉ። ስለዚህ ይሄንን ለማድረግ ደግሞ የግድ ከስራ ባልደረቦቻችን ጋር ጥሩ የሆነ ግንኙነት ያስፈልገናል። እኔም እንደ አንድ ግለሰብ ከስራ ጓደኘ ባልደረቦቼ ጋር ወይም ከጓደኞቼ ጋር ያለኝ ግንኙነት ጥሩ ነው ማለት ነው። በዚህ ምክንያት ከስራ ባሻገር በተለያዩ ጉዳዮች ዙሪያ አብረን እንሰራለን ማለት ነው።

ምን ያክል ጊዜ ስብሰባ ታደርጋላችሁ? በስራ ዙሪያ ብዙ ጊዜ ስብሰባዎችን እናደርጋለን ነገር ግን እንደ ቋሚ እየተቀመጡ የስብሰባ ጊዜዎች አሉ በአመት መጀመሪያ የስብሰባ ጊዜ አለ። የሩብ አመት ስብሰባ አለ እንዲሁም ደግሞ የግማሽ አመት ስብሰባ አለ በአመቱ መጨረሻ ደግሞ እንዲሁ ሌላ ስብሰባ ይኖራል ማለት ነው። ይሄ የሚያሳየው በአመቱ ውስጥ ቢያንስ ከአራት ጊዜ ያላነሰ መደበኛ የስብሰባ ጊዜ ይኖራል ማለት ነው። ከዛ ባሻገር ግን የተለያዩ ችግሮች ሲፈጠሩ የተለያዩ እንድንገናኝ የሚያስገድዱን ጉዳዮች ሲፈጠሩ በተለያዩ ጊዜዎች ተጨማሪ የስብሰባ ጊዜዎች ሊኖሩን ይችላሉ። እንደ በተለያዩ ምክንያቶች ከምንሰበሰባቸው ስብሰባዎች ውስጥ ለምሳሌ አጋጣሚ የሆኑ አዳዲስ ስራዎች በሚመጡበት ጊዜ ስለ ስራው እውቅና ለመፍጠር እንዲሁም ደግሞ አዳዲስ የቴክኖሎጂ ሽግግር ጊዜዎች ሲኖሩ ወይም እውቀቶች ክህሎቶች ሲኖሩ በእነዚህ አማካኝነት የተለያዩ የስብሰባ ጊዜዎች ሊኖሩ ይችላሉ። ወይም ደግሞ የስራ ላይ ድክመቶች በሚታዩባቸው ጊዜዎች እንደዚሁ የስብሰባ ጊዜዎች ሊኖሩ ይችላሉ። የስራ ለውጥ በሚኖርበት ጊዜም እንደዚሁ ከዛ ባሻገር ግን በአመት ቢያንስ አራት ጊዜ ቋሚ የሆነ የስብሰባ ጊዜ አለን ማለት ነው።

የምትወደው ቀለም ምንድነው? የምወደው ቀለም አረንጓዴ ቀለም ነው። እንደሚታወቀው- አረንጓዴ ቀለም ተፈጥሮን የሚያስታውሰን የተለያዩ ደስ የሚሉ ነገሮች ወደ ጭንቅላታችን እንዲፈጥሩ የሚያደርግ ነው። በተለይ እንደኔ- አረንጓዴ ከለር ማለት ከተፈጥሮ ጋር ቀጥታ አገናኘዋለሁ። ከአረንጓዴው መልካም ምድር ጋር አገናኘዋለሁ። ስለዚህ ከምወዳቸው ቀለሞች መካከል አረንጓዴ ቀለም የመጀመሪያው ነው ማለት ነው።

ለስራ ትጓዛለህ? አዎ በስራ ምክንያት የተለያዩ ቦታዎች እጓዛለሁ። ለምሳሌ በኮንስትራክሽን ስራ ውስጥ አልፎ አልፎ የምሳተፍባቸው ወይም የምሰራባቸው አጋጣሚዎች አሉ። ስለዚህ የተለያዩ ከግንባታ ጋር የተያያዙ ስራዎች በወረዳዎች ሊሆኑ ይችላሉ እንዲሁም ደግሞ እዚሁ ከተማ ውስጥ ሆኖ እየተለያዩ ወጣ ያሉ ቦታዎች ሊሆኑ ይችላሉ። እነዛ ቦታዎች ለስራ ጉዳይ በተለያየ አጋጣሚ እጓዛለሁ ማለት ነው። ስለዚህ ለስራ የምጓዝባቸው አጋጣሚዎች ብዙ ናቸው። ጉዞ ሲባል ግን ምናልባት ረጅም ጉዞ ላይሆን ይችላል ወይ ወረዳዎችን የሚሆነው አለበለዚያ ደግሞ እዚሁ ከተማ ውስጥ ሆኖ ከከተማ ወጣ ያሉ ቦታዎች ሊሆኑ ይችላሉ። ስለዚህ ለስራ የምጓዝባቸው አጋጣሚዎች ብዙ ናቸው ማለት ነው። ለግንባታ ስራ ብያለሁ ቅድም። እንዲሁም ደግሞ ለተለያዩ ጉዳዮች ለምሳሌ ቪዲዮዎችን ለመቅረጽ እና ለመሳሰሉ ጉዳዮች የተለያዩ አካባቢዎች የተለያዩ ወረዳዎች ሊሄድ እችላለሁ ማለት ነው። ስለዚህ በስራ ምክንያት ብዙ ቦታ ስለሚሄድ ለስራ አጓዛለሁ ብዬ መናገር እችላለሁ ማለት ነው።

ፍየል አይተህ ታውቃለህ? አዎ ፍየል አይቼ አውቃለሁ። ፍየል ማየት ብቻ ሳይሆን ኖሮኝ ያውቃል ወይም ፍየል አርብቸ አውቃለሁ። ፍየል። ልክ እንደ በግ ያለች እንስሳ ሆና አራት እግር ያላት ሁለት ቀንድ ያላት ነገር ግን ጅራት እንጂ ላት የሌላት እንደበግ አይነት እንስሳናት። ፍየል በጣም በብዙ መልኩ መድሃኒት እንደሆነች ትነገራለች። ስለዚህ ስጋዋ ልክ እንደ መድሃኒት እንደሆነ ብዙ አባቶቻችን ሲያስተምሩ አስታውሳለሁ። እንደ አጠቃላይ ግን ፍየል የምትባል የምትበላ ታርዳ የምትበላ እንስሳ ናት። ሰዎች ለምግብነት እንጠቀምባታለን። ዝርየዋ ልክ በጫካ ውስጥ እንደምናውቃት እንደሚዳቋ አይነት ዝርያ ያላት ናት። ቆዳዋም ልክ እንደዛ ነው በተለያየ አይነት ቀለም የቆዳ ቀለም ትኖራለች። ስለዚህ ፍየል በሀገራችን በተለይ በተለይ ወደ በረሃው አካባቢ የምትረባ የእንስሳ አይነት ናት ለማዳ የእንስሳ አይነት ናት። ቀንበጦችን ነው የምትበላው ሳር ተመጋቢ ናት። ስለዚህ ፍየል አይቼ አውቃለሁ ማለት ነው።

በእጅ መጽሐፍ ትወዳለህ? አዎ በእጄ መጽሐፍ እወዳለሁ። በእጄ ብዙ ነገሮችን እጽፋለሁ ለምሳሌ ልጆች የሚማሩባቸው የተለያዩ ትምህርታዊ የሆኑ እነሱ እውቀት እንዲቀስሙ የሚያደርጋቸው። ነገሮችን እጽፋለሁ። ከዛ ባሻገር ደግሞ በእጄ ደብዳቤ ልጽፍ እችላለሁ። ከዛ ባሻገር ለምሳሌ የተለያዩ ትምህርቶችን በመማርበት ጊዜ ለምሳሌ የመስመር ላይ ትምህርት ሊሆን ይችላል። እንዲሁም ደግሞ ሃይማኖታዊ የሆኑ ትምህርቶች ቤተክርስቲያኖች አካባቢ ሊሆን ይችላል እነዚህን ትምህርቶች በምማርበት ጊዜ እያንዳንዱን ሀሳብ በኋላ ላይ እንዳረሳው ወይም ለማስታወስ እንዲያግዘኝ። በእጄ እጽፋለሁ ማለት ነው።

ውሃ ማምጣት ታውቃለህ? አዎ ውሃ ማምጣት አውቃለሁ። ውሃ ማምጣት ሲባል ግን ከተለያዩ ቦታዎች ላመጣ እችላለሁ። ለምሳሌ ውሃ ከማመጣባቸው አጋጣሚዎች አንዱ በቧንቧ የሚለቀቀው ውሃ በጣም ለረጅም ጊዜ የሚቆይበትና በትክክለኛው በተቀመጠለት የጊዜ ገደብ የማይመጣባቸው ጊዜዎች አሉ ስለዚህ ከወንዝ ሄጄ ውሃ ለቤት ጥቅም የማመጣባቸው ጊዜዎች አሉ የጋራ መኖሪያ ቤት ስለሆነ የምኖረው ውሃ ከተለያዩ ቦታዎች ማምጣት ግድ ይለኛል ምክንያቱም ሽንት ቤቶች ይሸታሉ መታጠብ ያለባቸው ያለባቸው እቃዎች አሉ እና ለመሰል ጉዳዮች የግድ ውሃ ማምጣት ይጠበቅብኛል። ስለዚህ ወንዝ ሄጄ ውሃ አመጣለሁ ማለት ነው ከዛ ባሻገር ቧንቧ ካለበት ቦታ ወደ ቤትም ውሃ የማመጣባቸው አጋጣሚዎች ብዙ ናቸው። ስለዚህ ውሃ የማመጣባቸው አጋጣሚዎች ብዙ ናቸው ማለት ነው። ይሄ የሚያሳየው ምንድነው ውሃ ማምጣት አውቃለሁ ማለት ነው።

ጠዋት ወይስ ማታ ሰው ነህ? እኔ ብዙ ጊዜ የጠዋት ሰው ነኝ ጠዋት ላይ በጣም ብዙ ሀይል አለኝ ስራ ለመስራት ዝግጁ እሆናለሁ። ስለዚህ ጠዋትን በናፍቆት የምጠብቀው የጊዜ ጊዜ ነው። ማታ ያን ያክል የማታ ሰው አይደለሁም። በጊዜ ገና እንደገባሁ እረፍት ማድረግ ወይም መተኛት ነው የምመርጠው። ስለዚህ ብዙ ተግባራቶችን የማከናውነው በቀን ውስጥ ስለሆነ። የቀን ውስጥ ተግባራቶችን ደግሞ የምጀምረው በጧት ስለሆነ ብዙ ጊዜ ጧት በጣም ያስደስተኛል። ስለዚህ የጧት ሰው ነኝ ብዬ ብናገር ትክክል ነኝ ማለት ነው። ምክንያቱም ሁልጊዜም ቀኔን ጧት ነው የምጀምረው። ጧትን በጥሩ ሁኔታ መሳል እፈልጋለሁ ጠዋት ላይ ሆኜ ቀኔን መሳል እፈልጋለሁ። ስለዚህ የጠዋት ሰው ነኝ ብዬ እናገራለሁ ማለት ነው። ስለዚህ እኔ የጠዋት ሰው ነኝ።

የትኛውን ወቅት ትወዳለህ? እኔ የምወደው የበጋን ወቅት ነው። በጋ ወቅት ማለት በጣም ብዙ ጊዜ ደስተኛ የምንሆንበት ፀሀያማ የሆነ ጊዜ ያለበት እያንዳንዱን ነገር ለማከናወን የትኛውንም አይነት ተግባር ለማከናወን ምቹ የሆነበት ጊዜ ነው። ከዛ ባሻገር በጋ ላይ ክረምት የማናከናውናቸው ክረምት ላይ በጣም ብዙ ሊያስቸግሩን የሚችሉ ነገሮችን የምናከናውንበት ወቅት ነው። ስለዚህ እኔ ካሉት ወቅቶች ሁሉ የበጋን ወቅት የምመርጥበት ትልቁ ምክንያት አንደኛ በበጋ ወቅት ትምህርት እንማራለን ሁለተኛ የተለያዩ ትልልቅ ተግባራት ላይ እንሳተፋለን። ስለዚህ ሁሉንም ስራ ለማከናወን ደግሞ ወቅቱ ምቹ ስለሆነ ፀሀያማ ስለሆነ። ለስራ ስራ ለመስራት ወይም ደግሞ በመኪና ለመንቀሳቀስ ምቹ ስለሆነ ይሄን እመርጣለሁ።

የጠዋት እለታዊ ተግባራችሁ ምንድነው? የጠዋት እለታዊ ተግባሬ ወይም በየእለቱ በተደጋጋሚ ጠዋት ጠዋት ላይ የማደርገው- ከእንቅልፌ ከተነሳሁ በኋላ ቀጥታ ፊቴን እታጠባለሁ። ጥርሴን እቦርሻለሁ። ለስራ የሚሆነኝን ልብስ እለብሳለሁ። ከዛ በኋላ ራሴን ለስራ አዘጋጃለሁ። ከሁሉም በላይ ግን በቀን ውስጥ የማከናውናቸውን ተግባራት- በቀላሉ ለማከናወን የስራ ዝርዝር እጽፋለሁ። የማከናውነውን ተግባር በሙሉ- በዝርዝር ወረቀት ላይ አስቀምጣለሁ። ስለዚህ ባስቀመጥኩት- መሰረት እያንዳንዱን ተግባር አከናውናለሁ ማለት ነው። ስለዚህ ዘወትር ጠዋት ጠዋት ራሴን ለስራ ካዘጋጀው በኋላ ዝርዝር- በቀን ውስጥ የማከናውናቸውን ተግባራት ካከናወንኩ በኋላ ቀጥታ በቀን ውስጥ የምጀምረውን ስራ ለመስራት ወደ ስራ ቦታዬ እሄዳለሁ ማለት ነው። ስለዚህ ጠዋት ማከናወናቸው ተግባራት ይህን ይመስላሉ።

በብእር ወይስ በእርሳስ ትጽፋለህ? ብዙ ጊዜ እኔ በብእር ነው የምጽፈው። በብእር እንደሚታወቀው ቋሚ የሆኑ ነገሮች እንዲጠፉ የማንፈልጋቸው ነገሮች ሲሆኑ በብእር እንጽፋለን። ስለዚህ እኔ የስራ ድርሻዬ ብዙ ጊዜ ቋሚ የሆኑ ነገሮችን እንድጽፍ የሚያደርገኝ ስለሆነ ብዙ ጊዜ ለመጻፍ የምመርጠው ብእርን ነው። በብእር መጻፍ ያዝናናኛል። በብእር ቋሚና እንዲጠፉ የማልፈልጋቸውን ነገሮች እጽፋለሁ ማለት ነው።

ቅጽል ስም አለህ? ቅጽል ስም የለኝም። ነገር ግን ሰፈር ውስጥ በቅጽል ስም የሚጠሩ ልጆች ብዙ የማውቃቸው ልጆች አሉ። ስለዚህ ለምሳሌ አንድ ልጅ አለ ጓደኛዬ ቁመቱ በጣም ረጅም ነው። ቀጭን ነው። ስለዚህ ለሱ የወጣለትና የሚጠቀሙበት ቅጽል ስም ቀጀላው የሚል ነው። ስለዚህ ረጅም የሆኑ ሰዎችን ቀዠላው እየተባለ የሚጠራበት ቅጽል ስም እንዳለ አውቃለሁ። እንዲሁም ደግሞ የተለያዩ ልጆች አሉ። በቅጽል ስም የሚጠሩ የተለያዩ ተግባራትን ያከናውናሉ እንደሚሰሩት ስራ። እንደሚያከናውኑት ተግባር የተለያየ ቅጽል ስም የተሰጣቸው አሉ። አንድ ልጅ አለ ደግሞ እንደዚሁ በጣም አጭር ልጅ ከሰፈሩ ልጆች ሁሉ በቁመቱ የሚያንስ ስለዚህ የራሱ የሆነ ስም አለው። ነገር ግን ቁመቱ በማጥሩ ምክንያት ስንዝሮ እየተባለ እንደሚጠራ አውቃለሁ። ስለዚህ እኔ ቅጽል ስም የለኝም። የስራ ቦታዬም ሰፈር ውስጥም የምትጠራበት ስም አንድ አይነት ነው። ነገር ግን በተለያየ ቅጽል ስም የሚጠሩ ጓደኞች አሉኝ ማለት ነው።

የቪዲዮ ጥሪ ታደርጋለህ? አዎ የቪዲዮ ጥሪ በጣም ብዙ ጊዜ ነው ማደርገው ምክንያቱም ከቤተሰብ ትንሽ ራቅ ብዬ ስራ እየሰራሁ ያለሁበት አይነት ሁኔታ ስለሆነ ያለው እናቴን እህቶቼን እና ወንድሞቼን ለማግኘት ብዙ ጊዜ የቪዲዮ ጥሪዎች አደርጋለሁ። የቪዲዮ ጥሪዎች ደስ የሚሉኝ አንደኛ የማወራውን ሰው በአካል እንዳያገኘሁት ያክል ስሜት እንዲሰማኝ ያደርጋል። ፊት ለፊት እየተያየን ነው የምናወራው። ስሜቶቻችንን መግባባት እንችላለን። ስለዚህ የቪዲዮ ጥሪ በጣም ነው ሚያስደስተኝ ምክንያቱም ቅድም እንዳልኩት አብሬ አጠገባቸው ቁጭ ብዬ እያወራኋቸው ያክል እንዲሰማኝ ስለሚያደርገኝ። እያንዳንዱን ነገር ከፊታቸው አይቼ መረዳት እንድችል ስለሚያደርገኝ። የቪዲዮ ጥሪ በጣም ነው ደስ ሚለኝ። ስለዚህ እኔ ብዙ ጊዜ ከቤት ወደ ቤተሰብ አካባቢ በምደውልበት ጊዜ በቪዲዮ ጥሪ ነው። የምገናኘው ስለዚህ የቪዲዮ ጥሪ በጣም ነው ሚያስደስተኝ ስለዚህ ብዙ ጊዜ የቪዲዮ ጥሪ አደርጋለሁ።

ቤተሰብ ምን ያክል ጊዜ ይሰበሰባል? ቤተሰብ በተለያዩ አጋጣሚዎች ይሰበሰባሉ ለምሳሌ በዓላት ሲሆኑ ቤተሰብ ይሰበሰባል እንዲሁም ደግሞ የተለያዩ ቤት ውስጥ የሚዘጋጁ ዝግጅቶች ሲኖሩም እንደዚሁ ቤተሰብ ይሰበሰባል። ለምሳሌ ቤት ውስጥ የሚዘጋጁ የተለያዩ ዝግጅቶች ስንል አመታዊ የሙት በዓላት የሚከበሩባቸው ጊዜዎች አሉ። አመታዊ የጋብቻ በዓላት የሚከበርባቸው ጊዜዎች አሉ። እንዲሁም ደግሞ አመት በዓላት ሲሆኑ ለምሳሌ ፋሲካ ሲሆን ገና ሲሆን የዘመን መለወጫ ሲሆን ቡሄ ሲሆን እና የመሳሰሉት እንደዚህ አይነት በዓላት ሲኖሩ ቤተሰብ ይሰበሰባል ማለት ነው። እንሰበሰባለን በጋራ እንጫወታለን እንበላለን እንጠጣለን ማለት ነው። ስለዚህ ቤተሰብ የሚሰበሰብባቸው አጋጣሚዎች ብዙ ናቸው። ከእነዚህ መካከል ቅደም እንዳልኩት አመታዊ በዓላት ሲሆኑና የተለያዩ ዝግጅቶች ሲኖሩ ሃይማኖታዊ በዓላት ሲኖሩ ቤተሰብ ይሰበሰባል። ከዛ ባሻገር የተለያዩ ጉዳዮች ላይ ለማውራት የምንሰበሰብባቸው ጊዜዎች ብዙ ናቸው። ለምሳሌ አርብ አርብ ሁል ጊዜ በሳምንት የምንሰበሰብባቸው አጋጣሚዎች አሉ። ስለዚህ ቤተሰብ በተለያዩ አጋጣሚዎች ይሰበሰባል ማለት ነው። ስለዚህ ቤተሰብ ምን ያክል ጊዜ ይሰበሰባል ተብዬ ብትጠየቅ እንደየሁኔታው የሚለያይ ይሆናል ማለት ነው።

መታጠቢያ ቤት ውስጥ ትዘምራለህ? እኔ መታጠቢያ ቤት ውስጥ አልዘምርም። ነገር ግን አንዳንዴ መታጠቢያ ቤት ውስጥ ምናልባት እያፏጨው ልታጠብ እችላለሁ ፉጨት በፉጨት የመዝሙር መዝሙሮችን መዘመር ማለት ነው። ድምጽ አውጥቼ ወይም ደግሞ ቃላቶችን እየጠራሁ መዘመር ሳይሆን መዝሙሮችን ግን በፉጨት አይነት መልኩ እያልኩ የምታጠብባቸው አጋጣሚዎች ብዙ ናቸው። ስለዚህ በመታጠቢያ ቤት ውስጥ አልዘምርም ነገር ግን አልፎ አልፎ በፉጨት መዝሙሮች የመዝሙሮችን ዜማዎች በማውጣት የምታጠብባቸው ጊዜዎች አሉ። ስለዚህ መታጠቢያ ቤት ውስጥ አልዘምርም ማለት ነው።

የደንበኛ እርካታን ታሳውቃለህ? አዎ። የደንበኛ እርካታን የምናሳውቅባቸው ወይም ደግሞ እንድናውቅ የምንሆንባቸው አጋጣሚዎች ብዙ ናቸው። ብዙ ደንበኛ ከደንብ ከብዙ ደንበኞች ጋር እንገናኛለን እኛም ደንበኛ ሆነን የምንሄድባቸው ቦታዎች አሉ። ደንበኞችም እኛ ጋር የመጡባቸው ጊዜዎች አሉ። ስለዚህ የደንበኛ እርካታን የምናውቅባቸው የተለያዩ መንገዶች አሉ። ከእነዚህ መንገዶች አንዱ ምናልባት ደንበኛው በቃል ደረጃ ለኔ የሚነግረኝ ነገር ሊሆን ይችላል አንዱ ሁለተኛው ደግሞ የደንበኞችን አስተያየት ወይም ሀሳብ የምንቀበልባቸው የባህር መዝገቦች አሉ። ስለዚህ እነዛን መዝገቦች በመጠቀም ደንበኛው በስራችን ረክቷል ወይስ አረካም የሚለውን ነገር የምናረጋግጥባቸው አጋጣሚዎች ብዙ ናቸው ማለት ነው። ስለዚህ የደንበኛን እርካታ አሳውቃለሁ ከማውቅባቸው መንገዶች አንዱ ቅድም እንዳልኩት ደንበኛው ከሚጽፈው አስተያየት ነው። ሌላው ደግሞ ደንበኛው መርካቱን ከሚገልጽባቸው ቃላት ነው። ስለዚህ የደንበኛን እርካታ አሳውቃለሁ ማለት ነው።

ሳንቲም ትቆጥባለህ? እ አዎ ሳንቲም መቆጠብ በዚህ ጊዜ ዘመናዊነት ነው። በነገራችን ላይ ምክንያቱም ሳንቲም እንድቆጥብ ከሚያደርጉን ምክንያቶች አንዱ ወደፊት ምን አይነት ነገሮች እንደሚከሰቱ አናውቅም አላስፈላጊ የሆኑ ነገሮች ግን በሳንቲም አቅም ሊፈቱ የሚችሉ ነገሮች በህይወታችን ውስጥ ሊከሰቱ ይችላሉ ስለዚህ ሳንቲም የማንቆጥብ እና ለተለያዩ ችግሮቻችን በምንፈልግበት ጊዜ ማውጣት ካልቻልን በተለያየ ምክንያት ተጎጂ ልንሆን እንችላለን ስለዚህ የግድ ሳንቲም መቆጠብ ይጠበቅብናል ማለት ነው። ሳንቲም መቆጠብ ሲባል ቤት ውስጥ ለምሳሌ ለሳንቲም መቆጠቢያነት የሚ የሚዘጋጁ ሳጥኖችን አዘጋጅቶ ሳንቲሞችን ስናገኝ በቀዳዳ እነዛ ውስጥ እየከተቱ ማጠራቀም አንድ ነገር ነው ከዛ ባሻገር ባንክ ውስጥ ሳንቲም ማጠራቀምም ሌላው መንገድ ነው ስለዚህ ሳንቲም መቆጠብ ግድ የሆነበት ዘመን ላይ እና ቁጠባ ባህላችን መሆን ያለበት ዘመን ላይ ስለሆንን ያለነው እ ሳንቲም እቆጥባለሁ ማለት ነው።

በየትኛው መተግበሪያ መልእክት ትላላካለህ? እኔ የምላላክ መልእክት የምላላክባቸው መተግበሪያዎች ብዙ ናቸው። ምክንያቱም የተለያዩ ጓደኞች ስላሉኝ አንዱ ጓደኛዬ ያለው መተግበሪያ ሌላው ጓደኛዬ ላይኖረው ስለሚችል። እኔ ግን ሁሉም አይነት መተግበሪያዎች ስላሉኝ ከአንዱ ጓደኛዬ ጋር በቴሌግራም መልእክቶችን ልላላክ እችላለሁ። እንዲሁም ደግሞ ከሌላኛው ጓደኛዬ ጋር ደግሞ በዋትሳፕ መተግበሪያ መልእክት ልላላክ እችላለሁ። እንዲሁም ደግሞ ከሌሎች ጓደኞቼ ጋራ ሊንክድኢንን ልመርጥ እችላለሁ ስለዚህ እኔ የተለያዩ መተግበሪያዎችን እጠቀማለሁ። አሁን ቅድም እንዳልኩት ዋትሳፕ እጠቀማለሁ ሊንክድኢን እጠቀማለሁ እንዲሁም ደግሞ ቴሌግራምን እጠቀማለሁ።

ስልጠና ትወስዳለህ? አዎ ስልጠናዎችን እወስዳለሁ በጣም ብዙ ጊዜ ግን የምወስዳቸው ስልጠናዎች። በመስመር ላይ የሚሰጡ ስልጠናዎች ናቸው። ብዙ አይነት ስልጠናዎችን ወስጃለሁ። ለምሳሌ የኮምፒውተር መሰረታዊ ስልጠናን በመስመር ላይ ወስጃለሁ። እንዲሁም ደግሞ የተለያዩ ቴክኖሎጂውን የዋጁ ስልጠናዎች እየወሰድኩ ነው። በመውሰድ ላይ ወይም እገኛለሁ። ስለዚህ ብዙ አይነት ስልጠናዎች እየወሰድኩ ነው ስልጠናዎችን በስራ ጉዳይም በምሰራበት መስሪያ ቤት። የምወስዳቸው ስልጠናዎች አሉ። ስለዚህ ብዙ አይነት ስልጠናዎችን እየወሰድኩ ነው እገኛለሁ። ስለዚህ እነዚህ ስልጠናዎች በተለይ በተለይ ህይወትን ለመቀየር በጣም መሰረታዊና ወሳኝ ናቸው። ስለዚህ ስልጠናዎችን በመውሰድ ላይ የተመሰረተ አይነት ህይወት ነው ያለኝ። ምክንያቱም ስልጠናዎችን የማንወስድ ከሆነ ራሳችንን ማሻሻል አንችልም ክፍተቶቻችንን ማየት አንችልም። ስለዚህ ክፍተቶቻችንን ለማሻሻል የተለያዩ ስልጠናዎችን መውሰድ ግድ ይለናል። ስለዚህ ስልጠናዎችን እኔ በጣም ብዙ ጊዜ እወስዳለሁ ማለት ነው።

ብዙ ሰነዶች ታዘጋጃለ ብዙ ሰነዶች አላዘጋጅም የምሰራው የስራ ዘርፌ ብዙ ሰነዶች እንዳዘጋጅ የሚያደርገኝ አይደለም። ነገር ግን የተወሰኑ ሰነዶች ይኖራሉ ሁሉም አይነት ቦታ ላይ ስራዎቻችን በሰነድ ላይ የተመሰረቱ ነው የሚሆኑት። ስለዚህ ብዙ ሰነዶችን የምናዘጋጅባቸው ጉዳዮች ባይኖሩም ነገር ግን ሰነዶች የሚዘጋጅባቸው አጋጣሚዎች አሉ። ምክንያቱም በተለይ በተለይ የመስሪያ ቤት ስራዎች ሲሆኑ የግድ በሰነድ ላይ የተመሰረተ ስራ ስለሆነ የሚሰራው ማለት ነው። ሌላው ሌላ ተጨማሪ የማከናውነው ተግባር አለ። በተለይ በተለይ ከግንባታ ስራ ጋር ተያይዞ ብዙ ጊዜ ሰነዶችን እናዘጋጃለን። በተለይ በተለይ ጫራታዎች ሲኖሩ የጫራታ ሰነዶችን እናዘጋጃለን። ስለዚህ እንደዛ አይነት አጋጣሚዎች በሚኖሩበት ጊዜ የጫራታ ሰነዶችን እናዘጋጃለን። እንጂ የተለየ ሰነዶችን የማዘጋጅበት አጋጣሚ የለም። ስለዚህ እንደ አጠቃላይ ብዙ ሰነዶችን አላዘጋጅም የሚል ሀሳብ አለኝ ማለት ነው።

የትኛውን የቀኑን ሰዓት ትወዳለህ? በቀን ውስጥ እኔ ብዙ ብዙ ሰአቶችን እወዳለሁ። ነገር ግን ከሁሉም ልዩ ቦታ የምሰጠው የምሳ ሰዓትን ነው። ምክንያቱም ቀን ስራ ስንሰራ ውለን የምናርፍበት ሰዓት አለ። ያንን በጉጉት ነው የምጠብቀው። ምክንያቱም የተለያዩ ከባድ ስራዎችን ነው ስናከናውን የምንውለው። ስለዚህ ጠዋት ስንሰራ የነበርነውን ስራ ጨርሰን የከሰአቱን ከመቀጠላችን በፊት እረፍት ያስፈልገናል። ምክንያቱም በስራችን ፈጣን መሆን አንችልም ውጤታማ መሆን አንችልም አለበዚያ። ስለዚህ መሃል ላይ ቀን ላይ የሚኖረን የአንድ ሰዓት ተኩል እረፍት ይኖራል። ስለዚህ ያንን ሰዓት እኔ በጣም ነው የምወደው። ምክንያቱም እረፍት የምናደርግበት፣ ምሳችንን የምንበላበት፣ ቡና የምንጠጣበት እና እንዲሁም ከሌሎች ከጓደኞቻችን እና ከቤተሰቦቻችን ጋራ በቀኑ በቀኑ አጋማሽ ላይ የምንገናኝበት ጊዜ ስለሆነ ከቀኖቹ ሰዓታት ሁሉ የምሳ ሰዓትን ያ ማለት ከስድስት ሰዓት ተኩል እስከ ስምንት ሰዓት ድረስ ያለችውን ጊዜ የእረፍት ሰዓቴም ስለሆነች በጣም ነው የምወዳት ማለት ነው።

ሻማ ማብራት ትወዳለህ? አዎ ሻማ ማብራት በራሱ ተፈጥሮአዊ የሆነ ደስታን የሚሰጥ ነገር ነው። ስለዚህ መብራት እንኳን ቢኖር ብዙ ጊዜ- በመብራት የምንጠቀም እንኳን ቢሆን አንዳንድ ጊዜ ልዩ የሆኑ አጋጣሚዎችን ለማሳለፍ ለምሳሌ:- ከባለቤቴ ጋር የተገናኘሁበትን ቀን ለማክበር ሊሆን ይችላል። የልጆቼን የልደት ቀን ለማክበር ሊሆን ይችላል። እንዲሁም ደግሞ ሰርፕራይዝ የሚደረግ አይነት ነገር ካለ እሱን ለማክበር ሊሆን ይችላል። መብራቱን በሙሉ አጠፋና ሻማ የማበራባቸው ጊዜዎች ይኖራሉ። ስለዚህ ሻማ ማብራት በጣም ነው የምወደው። በነገራችን ላይ ጨለማ ውስጥ ቤት ውስጥ ሁለት ሶስት ቦታ ሻማ አብርተን ቁጭ በምንልበት ጊዜ የሚሰማን ነገር በጣም ደስ የሚልና ተፈጥሮአዊ የሆነ ነገር ነው። ስለዚህ ሻማ ማብራት በጣም ነው የምወደው ማለት ነው። ምክንያቱም ሻማ በማብራት ውስጥ የምናስታውሳቸው- ወይም ልናስታውሳቸው የሚገቡ ብዙ አጋጣሚዎች ስለሚኖሩ ሻማን አበራለሁ። ከዛ በተጨማሪ ሃይማኖታዊ ለሆኑ ጉዳዮችም ሻማ የማበራበት ጊዜ አለ ማለት ነው። ስለዚህ ሻማን ማብራት በጣም ነው የምወደው።

ዋይፋይ ትጠቀማለህ አዎ ካለ ዋይፋይ በዚህ ዘመን መኖር ትንሽ ከባድ ነው። ከአለማችን ጋር ሊያገናኘን የሚችለው ኔትወርክ ነው። ኔትወርክን ለመጠቀም ደግሞ ዋይፋይ የግድ ይለናል ስለዚህ ዋይፋይን የምትጠቀምባቸው አጋጣሚዎች ብዙ ናቸው ማለት ነው። በዚህ ዘመን ዋይፋይ ሳይንጠቀም መኖር ትንሽ ከባድ ነው የሚሆነው ምክንያቱም የቴክኖሎጂ ጥገኛ የሆንንበት ዘመን ላይ ነው ያለነው። አንድ ቀን ዋይፋይ ቢጠፋ መኖር ሁሉ የምንችል አይመስለኝም። ስለዚህ ዋይፋይ በጣም መጠቀም የሚያስፈልገን ዘመን ላይ ነው ያለነው። በዚህም ምክንያት እኔ ዋይፋይ እጠቀማለሁ። የምሰራበት ቦታም ወይም የስራ ቦታዬም እንዲሁም ደግሞ ቤቴ የግሌ ዋይፋይ አለኝ። ስለዚህ ዋይፋይ መጠቀም ግድ የሚለን ዘመን ላይ ነው ያለነው። ቅድም እንዳልኩት ቴክኖሎጂውን የዋዠ መሆን ስላለበት ስለዚህ ዋይፋይ እጠቀማለሁ።

ከጎረቤቶችህ ጋር ጥሩ ግንኙነት አለ? አዎ ከጎረቤቶቼ ጋር ጥሩ ግንኙነት አለኝ ምክንያቱም ከጎረቤቶቻችን ጋራ ጥሩ አይነት ግንኙነት የማይኖረን ከሆነ ለመኖሩም ትንሽ ከባድ ነው የሚሆነው። ስለዚህ ሳንወድ በግዳችን መረረም ጣፈጠም የግድ ከጎረቤቶቻችን ጋር ጥሩ ግንኙነት ሊኖረን ይገባል አለበለዚያ ግን ህይወታችን ሰላም ያለው አይሆንም ወይም ደግሞ ሌሎች ጎረቤቶችን መፍጠር ይጠበቅብናል ወይም ደግሞ ቦታ መቀየር ይጠበቅብናል ማለት ነው። ስለዚህ ከጎረቤቶቻችን ጋር ጥሩ ግንኙነት ሊኖረን ይገባል እኔም በዙሪያዬ ከሚኖሩ ከጎሮቤቶቼ ጋር ጥሩ የሆነ ግንኙነት ነው ያለን በደስታም በሀዘንም የምንገናኝባቸው አጋጣሚዎች ብዙ ናቸው። ያ ማለት ከጎረቤቶቻችን ጋር ብዙ ግንኙነት ቢኖረንም ግንኙነቶቻችን ጠንካራና ጤናማ እንደሆኑ ያሳያል። ስለዚህ ከጎረቤቶቻችን ጋር ጥሩ ግንኙነት አለን ማለት ነው።

የምወደው ሬስቶራንት ወደ መናሃሪያው አካባቢ ያለ አንድ ትልቅ ሬስቶራንት ነው። በዚህም መጠን መንገድ በጣም ብዙ ነገሮች ብዙ ግልጋሎቶችን ከዛ ሬስቶራንት ማግኘት እችላለሁ። ሬስቶራንቱ በጣም ሁለገብ ነው። መናሃሪያው አካባቢ ነው ያለው በርግጥ ብዙ ሰዎች ይበዛሉ ዛሬ ሬስቶራንት ውስጥ ለመገልገል ግን ቢሆንም። የሚሰጡት ግልጋሎት በጣም ጥሩ ስለሆነና የትኛውም የምንፈልገውን አይነት የምግብ አይነት የሚገኝበት ሬስቶራንት ስለሆነ። ከሁሉም ሬስቶራንቶች ምርጫ የሚሆነው እዛ አካባቢ ያለው ትልቁ ሬስቶራንት ነው። ስለዚህ የምወደው ሬስቶራንት እዛ አካባቢ የሚሆን ያለው የሬስቶራንት ነው ማለት ነው።

በባህላችሁ ሰርግ እንዴት? ይከናወናል በባህላችን ሰርግ የሚከናወነው። ሁለቱ የሚጋቡ ሙሽሮች መጀመሪያ ፈቃዳቸውን ከተገላለፁ በኋላ። እሱ እሷን እንደሚፈልጋት እሷም እሱን እንደምትፈልገው በደንብ ከተረጋገጠ በኋላ። የባል ወገን ወደ ሚስት ቤት በሽማግሌዎች ይልካል። ስለዚህ ሽማግሌዎች ይልክና የቤተሰቦቿን መልካም ፈቃድ ይጠይቃል። ስለዚህ ቤተሰቦቿ ፈቃደኛ የሚሆኑ ከሆነ። በባህላችን ሰርግ በዚህ መልኩ ነው የሚከናወነው ማለት ነው። ቤተሰቦቿ የማይፈቅዱ ከሆነ ሰርጉ አይቀጥልም። ወይም ደግሞ ቤተሰቦቿን ለማሳመን ትሞክራለች። አልያ ግን ቤተሰቦቿ ፈቃደኛ ከሆኑና ፈቃደኝነታቸውን በሽማግሌዎች በኩል ማረጋገጥ ከቻሉ። ሰርጉ ይቀጥላል ማለት ነው። ስለዚህ እኛ በባህላችን የሚስት ወገን የባል ወገንን ቤተሰብ። ልጃችሁን ለልጃችን በሚል ሽማግሌ ይላክና ይጠየቃል። ከዛ በኋላ የሚስት ወገን ልጃችንን መስጠት እንችላለን ፈቃደኛ ነን የሚሉ ከሆነ። ያ የሰርግ ስነ ስርዓት ይከናወናል ማለት ነው። ስለዚህ በባህላችን ሰርግ የሚከናወነው በዚህ መልኩ ነው።

አዎ ገንፎ እበላለሁ ገንፎ ከዱቄትና ከውሃ ከፈላ ውሃ የሚዘጋጅ እንዲሁም ትንሽ ጨው ተጨምሮበት የሚዘጋጅ የምግብ አይነት ነው። በደንብ ይገነፋል እሳቱ ላይ እያለ በደንብ ይታሻል በማማሰያ ከዛ በኋላ በደንብ ከተዘጋጀ በኋላ በሳህን ላይ ይደረግና መሃሉ ጉድጉድ ተደርጎ ቅባት ይደረግበታል ቅባቱ ዘይት ወይም ቅቤ ሊሆን ይችላል። ከዛ ላይ ትንሽ በርበሬ ይጨመርበትና ይዋሃዳል ከዛ በኋላ በማንኪያ ወይም በእጃችን የቅባቱ ላይ እያጠቀስን ወይም እየነከርን የምንበላው የምግብ አይነት ነው። በዱቄት በውሃ በዱቄት በውሃና እንዲሁም በቅቤ በዘይት የሚዘጋጅ የምግብ አይነት ነው። በጣም ገንቢ የሆነ የምግብ አይነት ነው። በእኛ በሀገራችን በተለይ በተለይ ለህፃናት የሚዘጋጅ ነው። ህፃናት ሲያድጉ በህፃንነታቸው ጥርስም ስለሌላቸው ማኘክም ስለማያስፈልገው በምንመገብበት ወቅት ለህፃናት ተብሎ ይዘጋጃል። በሰፊው ደግሞ እንዲሁም በክርስትና ጊዜ የሚዘጋጅ የምግብ አይነት ነው። እኔ ገንፎ በጣም ነው የምወደው ስለዚህ ገንፎ ቤት ይዘጋጃል ቢያንስ በሳምንት ሁለት ሶስት ቀን። ገንፎን እንደ ቁርስ የምትጠቀምበት የምግብ አይነት ነው። ስለዚህ ገንፎ እበላለሁ ማለት ነው።

መዋቢያ ትጠቀማለህ? አዎ መዋቢያ እጠቀማለሁ። ግን መዋቢያ ሲባል እነዚህ የተለያዩ ፊት ላይ የሚደረጉ ወይም ደግሞ አይነት ነገሮችን ሳይሆን ራሴን ለማስዋብ የምጠቀምባቸው የተለያዩ መንገዶች አሉ። ለምሳሌ ራሳችንን ለማስዋብ ከምንጠቀምባቸው ነገሮች ወይም ደግሞ ለራስ ማስዋቢያ ነው ብዬ እኔ ከማምንበት ነገር አንዱ ንጽህናን መጠበቅ ነው። ስለዚህ ንጽህናዬን እጠብቃለሁ። ለመዋብ ፀጉሬን እስተካከላለሁ ከዛ ባሻገር ፀጉሬን ቆንጆ ለማድረግ ለፀጉሬ የሚያስፈልጉ ለመዋቢያነት የሚያገለግሉ የተለያዩ የቅባት አይነቶች አሉ። እነዛን የቅባት አይነቶች እጠቀማለሁ ወይም ፀጉሬን ለመፈረዝ የምጠቀምባቸው የተለያዩ መዋቢያዎች አሉ። ስለዚህ እንደዚህ አይነት ወይም ይሄን የመሳሰሉ መዋቢያዎችን እጠቀማለሁ ማለት ነው።

ትንኞች በአካባቢው አሉ። አዎ በእኛ አካባቢ ትንኞች አሉ ሁሉም አይነት ትንኞች አሉ። ትንኞች እንደሚታወቀው ብዙ አይነት ዝርያ ነው ያላቸው አካባቢ ሲቆሽሽ የሚመጡ ትንኞች አሉ። እንዲሁም ደግሞ ውሃ ሲቆሽሽ ወይም ደግሞ ውሃ ብዙ ጊዜ ሲቆይ የወባ ትንኝን የምታስተላልፈው ትንኛለች። ስለዚህ በተለያየ አካባቢ የተለያየ አይነት ትንኝ እንዳለ ሁሉ በእኛም አካባቢ አካባቢው እርጥበታማ ስለሆነ። ትንኝ አለ ስለዚህ በአካባቢያችን ትንኞች አሉ ማለት ነው።